የፀሀይ መጥለቅ ወይም ስትጠልቅ መመልከት ትወዳለህ ወይ ለሚለው ጥያቄ? አዎ ፀሀይ ስትጠልቅ መመልከት እወዳለሁ። ብዙ ጊዜ እንደውም። ይሄ ፀሀይ መጥለቅ በ እኔ የማየው በተለያየ የስክሪን ሴቨሮች ላይ ፎቶዎች ተነስተው በፎቶ ነው በአብዛኛው ማየት የቻልኩት። ነገር ግን ያው ፀሀይ ስትጠልቅ ብዙ ጊዜ አይቼ አውቃለሁ። የመጥለቋ ሁኔታ አስደናቂ ነው። ልክ ስትወጣ ደስ እንደምትለን ስትጠልቅም ደግሞ እንደዚሁ ደስ የሚል የተለያየ አይነት ቅርጽ እና በተለይም ሰማዩ ላይ። ደመና ካለ የተለያዩ ነገሮች ካሉ እነዛ ደመናዎች እነዛ የሚታዩ ነገሮች የሚያሳዩት ነገር አለና። ያ የሚያሳየው ነገር የተለያየ አይነት ነው የሚያመጣው እና። ያን በሚያመጣበት ጊዜ በማየበት ጊዜ የፀሀዩ መጥለቅ በጣም አጓጊ ነው። እና የፀሀይ መጥለቅ ራሱን የቻለ ደስ ሚል ትይንት አለው። እያንዳንዱ የፀሀይ መጥለቅ እያንዳንዱ የፀሀይ መጥለቅ። እዛ ጋር በምናተኩርበት ጊዜ በተለይ ደግሞ በፎቶ አድርገው በሚያሳዩን ጊዜ በፎቶ ጥሩ አድርገው በሚያሳዩን ጊዜ ያምራል። እንዳንዱ ድሮ በፖስት ካርድም በምንም እየተለጠፈ እዛ ላይ እየተደረገ እናየው ነበርና። እየተለጠፈ እናየው ነበር። በጣም በቃ በአስደናቂ ሁኔታ በፎቶ ተለጥፎ ሲታይ የሚያምር የፀሀይ መጥለቅን እናይ ነበር። እና በአብዛኛው ድሮ በድሮ ጊዜ ፀሀይ በምትጠልቅበት ጊዜ በጣም ውብ የሆነ የሚያምር ምልከታን ማየት ይቻላል። እና ያንን እንደ ፖስት ካርድም እንደ ምንም እያደረጉ በየቤቱ የመለጠፍና ደግሞ ሰዎችም እንደ ገበያ ያንን እየሸጡ የመተዳደር ደግሞ ማተሚያ ቤቶችም ያንን የማተም እና ያንን አትሞ የመጠቀም ነገር አለ። እና በብዙ ያው ይሄ ፀሀይ መጥለቅ ብዙ የስራ እድል እንደፈጠረ ነው። የፀሀይ መጥለቅ ራሱ የማየው እና ሰዎች በተለያየ አይነት ሰንሴት የሚለውን ነገር። እያዩ የሰሩት በማተሚያ ቤቶቹም እያተሙት ሰዎችም ደግሞ አዙረው እየሸጡት ሌሎችም ደግሞ ቤታቸው እየለጠፉት። የተለያየ አይነት እንግዲህ ውበቱን የማድረቅና የማየት ነገሮች አሉ ማለት ነው የተያያዙ ነገሮች አሉ። ስለዚህ የፀሀይ መጥለቅ መመልከት እወዳለሁ በጣም በተለይ በፎቶ ነው የምወደው። ያው እንደምታውቀው አይን ፀሀይን ማየት አይችልም። በተለይ በደመና ከተሸፈነች ወይም በጣም ርቃ እየጠለቀች ስትሄድ የራሱ የመሸፈን ሁኔታ የራሷ የመሸፈን ሁኔታ ስላላት ከዛ አንፃር። ካልሆነ በስተቀር ነገር ግን በሙሉ አይናችን እናያታለን ብንል ከፍተኛ የሆነ ችግር ነው የሚፈጠረው እና። እንደዛ ባለው ጉዳይ አይናችን በጣም ስለሚጎዳ በአይኔ ሙሉ ለሙሉ ለማየት አልደፍርም ነገር ግን። አይናችን ያው መነፀር የተለያየ መነፀር አይነት አለ የፀሀይ መነፀር ሶላር የሚባል እሱን አድርገን ስንጠቀም አይናችን በደንብ ስለሚያይ የዛን ጊዜ። በደንብ የሚፈለገውን አይነት ድምጽ እናገኛለን ማለት ምስል ወይም ደግሞ የሚፈለገውን አይነት የሚያምር በፎቶ ልናነሳው እንችላለን። እንደገና ደግሞ በአይናችንም ልናየው እንችላለን። እና የተለያየ አይነት እንግዲህ ውበትን የምናይበት ሁኔታ አለ። ማለት የተፈጥሮ ውበት ፀሀይ አንዷ እንግዲህ ተፈጥሮ ስለሆነች። የተፈጥሮ ውሃ በጣም የምታምር ብዙ ጥቅም ያላት ትልቅ ዋጋ ያላት። ለኛ የፀሀይ ብርሃን እጅግ አስፈላጊና አጔጊ አስፈላጊ ነገር ስለሆነ። እንግዲህ ይሄ ሁሉ የሚሰራበት የፀሀይ ብርሃን ስናገኝ እጅግ በጣም ደስ የሚል ነገር ነው። እና ያንን ስንሸኛት ደግሞ ፀሀይ ያው ትጠልቃለች ሲባል ራሷ ፀሀይ አይደለችም የምትዞረው መሬት ነች የምትዞረው ድሮ የሚመስለን የነበረው ፀሀይ እየዞረች ነበር የሚመስለን አሁን ግን መሬት እየዞረች ነው። መሬት አንድ አራት ሰዓት ሙሉ ዙር ስትጨርስ። ፀሀይ እንግዲህ ትወጣለች ማለት ነው። ጠልቃ እንደገና ትወጣለች ማለት ነው። አስራ ሁለት ሰዓት ስትጨርስ ፀሀይዋ ትጠልቃለች። ያ መጥለቅ እንግዲህ የፀሀይ መጥለቅ ይባላል ወይም በእንግሊዝኛ